ስራህ አድካሚ ነው? አዎ እኔ ስራዬ አድካሚ ነው። እኔ አሁን የባህር ዳር ዩኒቨርሲቲ የግቢ መምህር ነኝ እና ቀኑን ሙሉ ሳስተምር ነው የምውለው በዚህም የተነሳ ድካም ይሰማኛል እናም የምሰራው ስራ በጣም አድካሚ ነው ከሁሌም ጠዋት ወጥቼ ማታ ነው የምገባው ማለት ነው ቀኑን ሙሉ ሳስተምር ስለምውል በጣም ይደክመኛል እናም ሁሌም ከስራ በኋላ እረፍት ማድረግ እና የተለያዩ መዝናኛዎችን እጠቀማለሁ ከስራ ከወጣሁ በኋላ እረፍት ማድረግ ያስደስተኛል የተለያዩ ቪዲዮዎችን ማየት እንዲሁም የተለያዩ ጌሞችን ጓደኞቼ ጋር መጫወት እና ድካሜን መርሳት ያስደስተኛል

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ እኔ ፀሀይ ስትጠልቅ መመልከት በጣም ነው የምወደው ፀሀይ በጣም ስትጠልቅ በጣም እ ማየት ማየት እና መመልከት ያስደስተኛል። ፀሀይ የምትጠልቀው ወደ ምሽት አካባቢ አስራ ሁለት ሰዓት አካባቢ ነው የምትጠልቀው እናም በምትጠልቅበት ጊዜ ቆሜ ማየት ያስደስተኛል። እናም ምክንያቱም ፀሀይ ይ በምትጠልቅበት ሰዓት እ ያላችዋን ፀሀይ ከመጥለቋ በፊት ያለችዋን ደቂቃ ቆሜ የሞቁ ፀሀይዋን እ በዛውም እስክትጠልቅ ድረስ እመለከታታለሁ።

በመስኮት ጎን መቀመጥ ትወዳለህ? አዎ እኔ በመስኮት ጎን መቀመጥ እወዳለሁ። በመስኮት ጎን መቀመጥም በጣም ያስደስተኛል አንደኛ በመስኮት ጎን ተቀምጬ የተለያዩ ውጭ ያሉትን ነገሮች ውጭ እየተካሄደ ያለውን ነገር መመልከት ያስደስተኛል። ከዚህም በተጨማሪ መስኮት ጎን ስሆን ንፋስ በደንብ ስለሚያገኘኝና አየሩ በጣም በጣም ስለሚገባና የአየሩን ሙቀት እንዳይሰማኝ ስለሚያደርገኝ። መስኮት ጎን ሆኜ ንፋስ አየር መቀበል ያስደስተኛል። ከዚህም በተጨማሪ ውጭ የሚካሄዱ ነገሮችን የተለያዩ የሚያልፉ ሰዎችን እንዲሁም ውጭ የሚካሄደውን በአካባቢው ያሉትን ነገሮች ለማየት ስለሚመቸኝ መስኮት ጋር መቅመጥ ያስደስተኛል

በቤት ወይስ በቤት ወይ ውስጥ ወይስ በውጭ መሆን ትመርጣለህ? እኔም መሆን ምመርጠው በአብዛኛውን ጊዜ በቤት ውስጥ ነው በቤት ውስጥ ሆኜ የተለያዩ ተግባሮች ተግባራቶች ማድረግ ያስደስተኛል ቤት ውስጥ የተለያዩ ተግባራቶችን የማደርገው ደግሞ ለምሳሌ ቤት ውስጥ የሚሰሩ ስራዎች ካሉ እነሱን በመስራት እንዲሁም የተለያዩ ቤት ውስጥ ያሉትን ነገሮች በማስተካከል እንዲሁም ቤቴ ውስጥ ሆኜ የተለያዩ ነገሮችን ማድረግ እንዳልኳችሁ ያስደስተኛል። ከዚህም በተጨማሪ ውጭ መሆን አብዛኛውን ጊዜ ሰላም ስለማይሰጠኝና ውስጤ ስለሚረበሽ አብዛኛውን ጊዜ ቤት ውስጥ ሆኜ የማደርጋቸውን ስራዎች ሁሉ ቤት ውስጥ ነው የምሰራው።

የሙዚቃ መሳሪያዎችን መጫወት ትችላለህ? አይ እኔ የሙዚቃ መሳሪያዎችን መጫወት አልችልም። የሙዚቃ መሳሪያዎችን እ መጫወት እማይችልበት ምክንያቶች ውስጥ ደሞ የሙዚቃ መሳሪያዎችን ለመጫወት አንደኛ የሙዚቃ መሳሪያዎችን ለመማር እም ለመማር አስ ማለት ልምምድ እና ለመጫወት ልምምድ እና ስልጠና ያስፈልጋል። ያንን ለመሰልጠንና ለመለማመድ ደሞ እ አንደኛ ብዙ ገንዘብ ያስከፍላል። ከዚህም በተጨማሪም እ የሙዚቃ መሳሪያ ለመጫወት አንደኛ የሙዚቃ መሳሪያ ሊኖረኝ ስለሚገባ የሙዚቃ መሳሪያም ስለሌለኝ ያንን ነገር እም የሙዚቃ መሳሪያ መጫወት አልፈልግም። አልች አል አልችልም። እናም ግን ብጫወት ደስ ይለኛል ለወደፊት እ ገንዘብ ሲኖረኝ እና አቅም ሲኖረኝ የሙዚቃ መሳሪያዎችን እ ለመጫወት ልምምድ አደርጋለው። ሙከራ አደርጋለው።

ከቤትህ ስራ ምን ያህል ይርቃል ነው? የሚለው እኔ ከቤቴ ስራ እርቀቱ አንድ ሰዓት ያህል ይወስዳል በመኪና ማለት ነው። እናም ለመሄድ ትንሽ ራቅ ስለሚለው። የአንድ ሰዓት መንገድ ስለሚወስድ በመኪና የምነሳው በጧት ነው። ማለትም አስራ ሁለት ሰዓት ከእንቅልፌ ነሳና ስራ እንዳያረፍድብኝ። ታክሲ ጠብቄ ነው የምሄደው። ይሄንን የማደርግበት ምክንያት ደግሞ አንደኛው በስራ ሰዓቴ ለመድረስ እና ሰዓት ከስራ ቦታዬ ላይ ሰዓት ሳይሸራረፍ በጊዜ ደርሼ ስራዬን በስርዓት ለመስራት ስለምፈልግ። ከእንቅልፌ በጠዋቱ ነቃለሁ ማለት ነው። እንዲሁም በጠዋቱ ነቅቼ የተለያዩ ማድረጋቸውን ቁርሴን እበላለቼ በጊዜ እወጣና ታክሲ ሰልፍ ስላለ ከዛ ተሰልፌ። በየስራ ሰዓቴ በጊዜ ደርሳለሁ።

በጀት ታስተዳድራለሁ አዎ እኔ በጀት አስተዳድራለሁ እያንዳንዱን ነገር ማስተዳደረው በበጀት ነው። ማለትም በጀት በጣም አስፈላጊ ነው ብዬ ነው የማስበው እየአንዳንዱን ስራ በምንሰራበት ጊዜ በጀት እየበጀትንም መሆን አለበት ምክንያቱም እያንዳንዱ ስራ። የራሱ የሆነ በጀት ያስፈልገዋል ምን ያህል ገንዘብ ይጨርሳል ብለን ለእያንዳንዱ ስራ በጀት። በጀት መድቤ ነው የማስተዳድረው እናም እያንዳንዱ ነገር በጀት ያስፈልገዋል ስንሰራ ብዬ ነው የማስበው። ምክንያቱም ምን ያህል በጀት እንደ በጀትን ካወቅንና ያንን ስራ። በዛ በበጀት ነው ገንዘብ ልክ ያን ገንዘብ እንዲበቃው አድርገን ያንን ስራ መስራት ስለሚያስፈልገን በጀት መበጀት አስፈላጊ ነው። እኔም በጀት አስተዳድራለሁ።

በእጅ መሸመን ታውቃለህ? እኔ በእጅ መሸመን አላውቅም። ምክንያቱም በእጅ መሸመን በጣም ልምድ የሚያስፈልገውና ችሎታ ያለው ሰው ነው መስራት የሚችለው። እንዲሁም ከዚህም በተጨማሪ አብዛኛውን ጊዜ በየሽመና ስራዎች በጣም- ማለት የሽመና ስራዎችን ለመስራት ከበድ ያለ በመሆኑ የሽመና ስራ በእጄ መስራት አልችልም። አብዛኛውን ጊዜም- በሽመና እየተሰሩ እየተሰሩ- ስራዎች ነው እየገዛው የምጠቀመው። እና በየጅ ሽመና ለመቻል አንደኛ ትምህርት እና ትምህርት መማር እና ያንን ነገር እንዴት እንደምንሰራ በደንብ ልምምድ እና እውቀት ያስፈልገዋል።